የጨረቃ ብርሃን ትወዳለህ? በጣም በጣም እወዳለሁ የጨረቃን ብርሃን ማየት በጣም ያስደስተኛል። ጨረቃን ማታ ማታ ወጥቶ ማየት። ኮከቦች ኮከቦችን ማየት ምናምን ኮከቦችን ማታ ማታ ያሉትን የኮከቦችን እየቆጠቡ የተለያዩ የኮከብ አይነቶችን እየፈለጉ ማየት የጨረቃም ብርሃን ማየት በጣም ያስደስተኛል። እና ደግሞ ፀሀይ ስትጠልቅ ፀሀይ ስትወጣ ማየትም በጣም ያስደስተኛል። ተፈጥሮ በአጠቃላይ ከብርሃን ጋር የተያያዙ የተፈጥሮ ነገሮች በጣም እንዳለው እነሱም ባይ ብከታተል ደስ ይለኛል። አሁን ያለሁበት ያናኗር ሁኔታ ይህንን ለመከታተል ብዙ የሚያምች አይደለም እንጂ። ቤቴ ሲጀመር ፀሀይ በምትወጣበት በኩልም በምትጠልቅበትም በኩል ብርሃኗን የምታሳይ ጨረቃም ደግሞ ማታ ማታ ወጥቼ ማየት የምትችልበት አይነት የአሰራር ሁኔታ ቢኖር በጣም እፈልጋለሁ። ምክንያቱም የተፈጥሮ በጣም የሚያዝናና የሚያስደስት ነገር ስላለው ማለት ነው። ከዛ ከዛ የተነሳ የጨረቃ ብርሃን ማየት በጣም የሚያስደስተኝ

ዛሬ የአየር ሁኔታው እንዴት ነው? የአየር ሁኔታው እንግዲህ ምንም የተለየ ነገር የለውም የተቀየረ ነገር ሰሞኑን እንደነበረው ነው። ብዙም ቀዝቃዛ አይደለም ጠዋቱ የሆነ ሰዓት በጣም ቀዝቃዛ ነበር። አሁን ወደ እንትን አማካይ ወደሚባል ደረጃ ተመልሷል ወይም ኖርማል ወደሚባል ደረጃ ተመልሷል። እና ጥሩ ሁኔታ ላይ ነው ያለው አይቀዘቅዝም አይሞቅም በጣም ማለት ነው። ስለ ጠዋቱ ነው እያወራሁ ያለሁት ከዛ ወደ ከሰአት ምናምን ስንሄድ። ከሰአቱን ያው እኔ ቢሮ ቁጭ ብዬ ስለማሳልፍ ብዙ አልረዳውም። በፊት በጣም ይቀዘቅዘኝ ነበር ከሰአቱም ቁጭ ወይ ምንአልባት ሰውነቴ ቢሮውን ስለተላመደው ይሁን አላውቅም። እንጂ አሁን አሁን ቅዝቃዜው ብዙም እየተሰማኝ አይደለም ማለት ነው። ብቻ የአየሩን ሁኔታው ደስ የሚል ብዙ ዝናብ የለም ፀሀይም በጣም የለም። እንግዲህ ከእኔ ካለሁበት ቦታ ከምቀመጥበትና ስራ ከሚሰራበት ቦታ አንፃር ነው እያወራሁ ያሉት እንጂ። ውጪ ስራ ለሚሰሩ ለሚንቀሳቀሱ ሰዎች ምናምን የተለየ ስሜት ሊኖሩ ይችላሉ። ለኔ ግን ጥሩ የአየር ሁኔታ ነው በቃ አማካይ የሆነ ደስ የሚል እዛ ቦታ ላይ ነው ያለው የአየር ሁኔታ። እና ይሄን ይመስላል ንፋሳማ አይደለም በጣም ቀዝቃዛም አይደለም በጣም በጣም ሞቃታማም አይደለም። መሃል ለመሃል እንደ ሁኔታ ቀስ እያለ ራሱን እያስተካከለ የሚሄድ የአየር ሁኔታ ነው። ያለው በጣም አሪፍ የአየር ሁኔታ ነው ያለው።

ምን ያህል ጊዜ ስብሰባ ታደርጋላችሁ? እንግዲህ የምሰራው ስራ አይነት ይሄ ቋሚ የሆነ ስራ የቅጥር ስራ አይደለም ስለዚህ ስብሰባ ምናምን የለውም። ግን ምንድነው የምሰራው ስራ ልክ የተሰጠኝ የሆነ ስራ አለ አንድ ደንበኛየ ሰርቼ እንዳስረከቡኝ የጠየቀኝ ማለት ነው። እና የእሱ የስራ ቦታ ሄጄ ቢሮ አለ ቢሮ አዘጋጅቶልኝ እዛ ነው እየሰራሁ ያሉት ስራዎቹ። ሶ ምንድነው እያደረግን ያለነው ስራውን በመካከል በመካከል የተገናኘን እናወራለን ምን ላይ እንደደረሰ ምን መስተካከል እንዳለበት ምናምን። ልክ እንደ ስብሰባ ካልነው ማለት ነው። ከዛ ውጪ ግን ቋሚ የሆነ ነገር የሰብሰባ ጊዜ የለም። እንደ አስፈላጊነቱ ግን እንነጋገራለን ማለት ነው። ቀስ ብሎ በስራ ጥሩ። አዳዲስ የምንሰራቸው ስራዎች ካሉ አሁን እየሰራናቸው ካሉ ስራዎች የሚስተካከሉ ነገሮች ካሉ። አጠቃላይ ሌሎችም ነገሮችም አንስተን ሲኖሩ እንነጋገራለን ማለት ነው። ሀሳብ መለዋዎጥና የሚስተካከሉ ነገሮችን የመነጋገር መንገድ እንጂ ስብሰባ ነው ብዬ አላስብም ማለት ነው።

በብዙ ህዝብ መካከል መሆን ታመቻቸህ ልክ አይደለም የመጨረሻው ቃል? በብዙ ህዝብ መሐከል መሆን ይመችሃል? ይመስለኛል ማለት በሰዎች መካከል ይሄ መገኘትን ምናምን ነጻነት እንደማይነሳኝ ለመጠየቅ ይመስለኛል ጥያቄው እና ችግር የለብኝም። በብዙ ሰዎች መካከል መገኘቱ ግን በአንጻራዊነት ግን በሰዎች መካከል በብዙ ሰዎች መካከል ከምገኝ ይልቅ ባልገኝም እመርጣለሁ ማለት። ብገኝም ከሁኔታዎች ጋር ራሴን እንትን ብዬ አሳልፌ መመለስ እችላለሁ። ግን ከመገኘቱ ብዙ አለመገኘቱን የምመርጥ አይነት ሰው ነኝ። ከሰዎች ጋር አብሮ ከማሳለፍ ይልቅ ለብቻዬ ጊዜ ማሳለፍ የሚያስደስተኝ አይነት ሰው ነኝ። የራስ መተማመን ችግር ምናምን የለብኝም ግን እንዲሁ ሰው ሸክም ነው ብዬ አስባለሁ። እና ከሰዎች ጋር ስሆን አይምሮዬ በብዙ ሀሳቦች ይጠመዳል ስለሆነ ያንን ነገር አልፈልገውም። ሰው ስራ ይሰጠኛል ላይኖረኝ ማለት ነው። እና ለምን እንደዚህ ይሆናል ለምን እንደዚህ አሰበ ለምን ምናምን የሚሉ ብዙ ጥያቄዎች አእምሮዬ ውስጥ እንዳይፈጠሩ እነዛን ሽሽት። ከሰዎች ጋር ሰዎች ያሉበት አካባቢ ከመሆን ይልቅ ለብቻዬ መሆን እፈልጋለሁ። ምክንያቱም ለብቻዬ ስሆን ሸክሜ የራሴ የራሴ አእምሮ ብቻ ነው የሚሆነው ወይም የራሴ ተግባር ብቻ ነው የሚሆነው። በሰው መሃል ስገኝ ግን የእያንዳንዱን ሰው ድርጊት እያየሁ መዝነዋለሁ አወጣዋለሁ አወርደዋለሁ። ለምን እንደዚህ አደረገ ለምን እንደዚህ ፊቱን እንትን አለ እያልኩኝ ለራሴ የቤት ስራ መስጠት ስለማልወድ በዛ የተነሳ በሰዎች ብዙ ህዝብ ባለበት ማዕከል መገኘቱ ብዙ አያስደስተኝም። ግን አስፈላጊ ሆኖ ከተገኘ ተገኝቼ የሚሆነውን አድርጌ ወደ ቤት ወደምሄድበትም መሄድ እችላለሁ። ማለት ነው

ዜና በመስመር ላይ ታነባለህ እንግዲህ አሁንም ይሄን መስተፍቀል ያለበት ይመስለኛል አጻጻፉም ዜና ለምሳሌ መንገድ ላይ እየሄድክ ታነባለህ ለሌላ ማለት ይመስለኛል። አይ አላነብም እውነት ለመናገር ማለት መንገድ ላይ ሄድኩኝ። አሁን ለመጠቀም ላፕቶፕ ነው። ሁሉን ነገር ለማየት ስልኬ ትንሽዬ ስልክ ናት በተን ስልክ ናት። እና በዛ ስልክ እንዲህ አይነት ነገሮችን መጠቀም አልችልም። ስለሆነ የምጠቀመው የምፈልጋቸውን ነገሮች በላፕቶፕ ና ላፕቶፕ መንገድ ላይ ይዤ እየሄድኩኝ ልጠቀም አልችልም አንደኛው በዛ ምክንያት አልተጠቀምም። ሁለተኛ ስልክ በነበረኝ ሰዓትም የሆነ ማየት ያለብኝ ራሴ አስገዳጅ የሆነ ነገር ከሌለ በስተቀር ስልኬን አውጥቼ እየተጠቀምኩኝ መንገድ ላይ አልሄድም ማለት ነው። እና በአጠቃላይ ዜና በመንገድ ላይ እየሄድኩኝ ያነበብኩኝ ምናምን ለይቼ አላውቅም። አላደርገውም ወደፊትም ማለት ነው። አልጠቀምም አላነብም ማለት ነው።

ስጦታ መስጠት ትወዳለህ እውነት ለመናገር መስጠት ትወዳለሁ ግን የመስጠቱን ልምዱ የለኝም። ማለት አንደኛ ስጦታ ለመስጠት በርግጥ ስጦታ ትልቅ ነገር ግን ብቻ መሆን የለበትም ትናንሽ ስጦታዎችን መስጠት ይቻላል። ስጦታ መስጠት ገንዘብ ያስፈልጋል እል ነበር። ግን ትናንሽ ነገሮችን መስጠት ይቻላል። ስጦታ የተፈጥሮ ጉዳይ ነው። እና ስጦታ መስጠት ማለት ነው አንዳንድ ሰው እንዲህ በተፈጥሮ ስጦታ መስጠትን ይወዳል ገንዘብ ኖሮም አልኖረውም። ስለ ሰዎች ስጦታ መስጠት ይወዳል ቃና እኔ በተፈጥሮዬ እንደዛ አይነት ተፈጥሮ የለኝም። እውነት ለመናገር ግን ስጦታ መስጠት እኔ ያስደስ ይተኛል። ማለት የሆነ አስፈላጊ ሆኖ ሲገኝ ለዛ ለምወደው ሰው ለማስብለት ሰው የራሴ ለምለው ሰው ስጦታ የምሰጠው በጣም ደስ ይለኛል። ግን ይሄ ስጦታ የሚሰጥ አይነት ተፈጥሮ ያለው ሰው ምን አይደለሁም። ሰዎች በየምክንያት እየፈጠረ ስጦታ የሚሰጥ አይነት ሰው አይደለሁም። እና እንደ አጠቃላይ ስጦታ መስጠት አስፈላጊ እንደሆነ አምናለሁ እወዳለሁ። ግን ተፈጥሮዬ ግን ስጦታ የሚሰጥ አይነት ሰው ግን አይደለሁም።